አዎ በምንጣፍ ላይ እቀመጣለሁ ምክንያቱም ምንጣፍ ላይ መቀመጥ ምቾት ስለሚሰጠኝ። እንደውም ብዙ ጊዜ እኔ የምቀመጠው ምንጣፍ ላይ ነው። ምክንያቱም ዝቅ ብለህ ምንጣፍ ላይ ነው ምቀመጠው ብዙ ጊዜ ምቾት ይሰጠኛል ምግብ ስበላ። ሌላም ስራዎችን ስሰራ ብዙ ጊዜ ምንጣፍ ላይ ተቀምጬ ነውና። ብዙ አዎ ምንጣፍ ላይ እቀመጣለሁ።

እኔ የምወደው መተግበሪያ ስናፕ ቻት ነው ስናፕ ቻት መተግበሪያ የስናፕቻት መተግበሪያ በጣም የሚያስደስተኝ የሚያዝናናኝ። ብዙ ጊዜ ራሴን በተለይ ለመዝናናት የምጠቀመው የስናፕ ቻት ነው ሌላው ደግሞ ጎግል ነው። የጎግል መተግበሪያ መጠቀም በጣም ምቾት ይሰጠኛል ብዙ ችግሮችን የሚያቅቱኝን። መፍትሄ የማገኘውም እዚያ ጋር ስለሆነ ያን መተግበሪያ ወይም የጎግልን መተግበሪያ በጣም ይመቸኛል። የምወደውም መተግበሪያ አይነት ነው

በቀን ከሁለት ሊትር ባይበልጥም እስከ ሁለት ሊትር እና ከአንድ ሊትር በላይ ውሃ እጠጣለሁ። ምክንያቱም ውሃ መጠጣት ለጤናችን በጣም ጠቃሚና ዋናኛ አስፈላጊ ነገር ስለሆነ በቀን ከአንድ ሊትር ተኩል እስከ ሁለት ሊትር ያክል ውሃ እጠጣለሁ።

እኔ የምወደው ዳቦ የድፎ ዳቦ ነው ድፎ ዳቦ ብዙ ጊዜ ከቤት ላይ ከቤት የሚዘጋጅ ዳቦ ነው። በጣም ደስ የሚል የሚጣፍጥ ሲዘጋጅም ትንሽ ስራውም ከሌሎች የዳቦ አዘጋጃጀቶች። ለየት ቢልም እናቶች ቤት ላይ ሲያዘጋጁት በጣም ደስ ይላል ይጣፍጣል እኔ የድፎ ዳቦ ትልቅ በጣም እወዳለሁ።

አዎ መዋቢያ እጠቀማለሁ። ምክንያቱም ያው እኔ ሴት ስለሆንኩ መዋቢያ ብዙም ሳይበዛ ቀለል ያለ መዋቢያ አይነቶችን ተጠቅሜ እጠቀማለሁ። በተለይ ወደ ስራ ስወጣ ወደ መዝናኛ ስሄድ የተለያዩ ቦታዎች ስሄድ መዋቢያ ተጠቅሜ ነው የምወጣው

አዎ ሃይማኖታዊ ግብር አከብራለሁ። ለምሳሌ እኔ አሁን እኔ ሙስሊም ነኝ እንደ ሙስሊምነቴ በየአመቱ የሚሰጥ የግብር ልክ እንደ ግብር ዘካ ተብሎ የሚጠራ ግብር አለ ለመሳኪኖች ወይም ደግሞ ለድሆች ከእኛ በታች ለሆኑ ነዋሪዎች የሚሰጥ ብር ነው እሱንም ባለኝ በአቅሜ ሁሌም እሰጣለሁ

አዎ ልዩ የሆነ ቤቴ ውስጥ መቀመጫ አለኝ ብዙ ጊዜ ያን ቦታ የምጠቀመው ወይ የምቀመጠው ለምሳሌ አሁን ይሄን ስራ ስሰራ ቁጭ ብዬ በዛ ቦታ ላይ ነው። ሌሎችም ስራዎቼን የምሰራበት ወይም ስራዎቼን የማከናውንበት ለየት ያለ ጠረጴዛና መቀመጫ ያለው ወንበር ጠረጴዛ ያለው መቀመጫ አለኝ እዛ ላይ ተቀምጬ ነው ስራዎቼን ማከናውነው።

አዎ አካባቢዬን በጣም እወደዋለሁ ምክንያቱም የኛ አካባቢ በጣም ማህበራዊ ግንኙነቱ ጠንካራ የሆነ ለመኖሪያ ምቹ የሆነ ሰውም ተግባቢ ነው። እኔም ሰዎች ጋር በደንብ ተግባብቼ ነው የምኖረው እዚህ ሰፈር እና እና እዚህ አካባቢ እና በጣም ደስተኛ ነኝ። አካባቢዬን በደንብ በጣም እወደዋለሁ።

እኔ በጣም ቀዝቀዛ የአየር ሁኔታ አልወድም ነገር ግን ትንሽ ቀዝቀዝ ያለ የአየር ሁኔታ ይመቸኛል ብዙ ጊዜ ቀዝቀዝ ያለ አየር ለቆዳዬም ይስማማኛል። ነገር ግን በጣም ቀዝቃዛ ከሆነ ስለ ብርዱ ስለሚያመኝ። አይመቸኝም በዛ ምክንያት ሞቃታማ አየር ነው በጣም የምወደው። በጣም ቀዝቃዛ ካልሆነ የተወሰነ ቀዝቃዝ ግን ቀዝቃዛ ቦታዎች ግን ይመቹኛል።

እኔ የምጠቀመው የቦርሳ አይነት ጠቆር ያለች ትንሽ ይሄ ቦርሳ ነው የምጠቀመው። በጣም ትልቅ ቦርሳ አልጠቀምም በጎን በኩል የምትያዝ አነስ ያለች። ብዙ ጊዜ ከለራቸውን የምጠቀማቸው ቦርሳዎች ደግሞ ጥቁር ነው። አነስ ያሉ ትንንሽ ቦርሳዎችን ነው የምጠቀመው ትልቅ ቦርሳ መያዝ ብዙም አያስደስተኝም።

አዎ የማውሰው ልዩ በዓል አለ እሱም ኢድአልፈጥር ይባላል። ኢድአልፈጥር በጣም የማስታውሰው አይምሮዬ ላይ ማይጠፋ በዓል ነው ሁሌም በየአመቱ ይከበራል። እና ኢድአልፈጥር በጣም ደስ ሚል ቤተሰብ ጋ ተሰብስበን ምናከብረው። ልዩ በዓል ነው።

አዎ ማሰላሰል አደርጋለሁ ብዙ ጊዜ ነገራቶችን ከመወሰኔ በፊት ለራሴ ብቻዬን አንሰላስላ አሰላስላለሁ። ነገራቶችን ለመወሰን ብቻ ሳይሆን ብዙ ጊዜ የማደርጋቸውን ነገራቶች አሰላስዬ ነው የማደርገው። ምክንያቱም ዝም ብዬ በደፈናው ነገሮችን ማድረግ አልፈልግም። በደንብ ማስተዋል ማሰላሰል ይፈልጋል እና ብዙ ጊዜ አሰላስላለሁ።

አዎ ሌሎችንም ማበረታታ እችላለሁ። በተለይ ደግሞ ደካም ያሉ በአእምሮአዊ ችግር የገጠሟቸውን ሰዎች ማበረታታት በጣም የግድ ያስፈልጋል። ለዛም በደንብ አበረታታቸዋለሁ። በተለይ ጥሩ ስራ ሲሰሩ ያን ጥሩ ስራቸውን በደንብ ካላበረታታናቸው ሊቀንሱ ስለሚችሉ ሌሎችን በደንብ አድርጌ በጥሩ ጎናቸው አበረታታቸዋለሁ።

አዎ ግጭቶችን ማስተካከል እችላለሁ። ብዙ ጊዜ በዙሪያዬ የተለያዩ ግጭቶች ሊፈጠሩ ይችላሉ ከጓደኞቼ ከቤተሰቦቼ ከጎረቤቶቼ አብሮኝ ከሚኖሩ በዙሪያዬ ካሉ ሰዎች ግጭቶች ይፈጠራሉ። ያን ግጭት ግን እኔ ማስተካከል እችላለሁ በምችለው አቅም ግጭቱን አስተካክላለሁ። አስማማለሁ የተፈጠረበትን ችግር በማወቅ ግጭቶችን አስተካክላለሁ

ሾርባ አሁን በጣም እወዳለሁ በጣም ከምወደው ምግብ አንዱ ፈሳሽ ምግብ ሾርባ ነው። በተለይ ደግሞ መጾም ጾም በምጾምበት ሰዓት። ጾሜ ምግብ በምበላበት ሰዓት ጾሜ ውዬ። ምግብ በምበላበት ሰዓት ሾርባ ነው መጀመርያ ምጠቀመው። መክሰስ ሰዓት ላይ ሾርባን መውሰድም ደስ ይለኛል። ሾርባ መጠጣት። እናም ሾርባ መጠጣት በጣም ነው ምወደው

የምወደው መጽሐፍ ፍቅር እስከ መቃብር ነው። ፍቅር እስከ መቃብር የአዲስ አለማየሁ መጽሐፍ በጣም ደስ የሚል ሁሌም ሳነበው የማይሰለቸኝ። የምወደው መጽሐፍ ነው ፍቅር እስከ መቃብር ብዙ ትምህርቶች ያሉበት ደስ የሚል በጣም ስሜቴን የሚገልጽ። ብዙ ነገራቶችን የሚገልጽ መጽሐፍ ነው። ፍቅር እስከ መቃብር የአዲስ አለማየሁ ደራሲ የአዲስ አለማየሁ መጽሐፍ ነው በጣም ነው የምወደው እሱን መጽሐፍ።

አዎ ዳቦ ማብሰል እወድ እችላለሁ በደንብ ነው የምችለው። እንዲያውም ዳቦ በማበስልበት ሰዓት በጣም ቆንጆ ሆነ ዳቦ መጋገር እና ማብሰል እችላለሁኝ የምሰራውም የማዘጋጀው ዳቦም በጣም የሚጣፍጥ ቆንጆ የሆነ ዳቦ ነው። ለዛም ቤተሰቦቼ በተለይ በጣም ይወዱታል የኔን ዳቦ። እናም ዳቦ ማብሰል እችላለሁ።

አዎ ማንቂያ ሰዓት እጠቀማለሁ ጠዋት ላይ በተለይ እንቅልፌም ስነሳ ማንቂያ ሰዓት ተጠቅሜ ነው እናም ሰአቴን ላለማባከን የማንቂያ ሰዓት እጠቀማለሁ። ሌላም ወደ ስራ መድሃኒት በምወስድበት ሰዓት ወደ ስራ በምሄድበት ሰዓት ሰአቴን በደንብ ለመቆጣጠር የማንቅያ ሰዓት ነው የምጠቀመው። ብዙ ጊዜ ጠዋት ጠዋት ምነሳውም የማንቅያ ሰዓት ተጠቅሜ ነው።

አዎ ልብሶቼ በስርዓት የተቀመጡ ናቸው በደንብ ታጥበው በደንብ ተጣጥፈው ነው የሚቀመጡት ምክንያቱም ልብሴ በስርዓቱ ካልተቀመጠ መልበስ ደስ አይለኝም ስለብሰውም የተጨማተረ ልብስ መልበስ አያስደስተኝም። ወደ ስራ ስሄድም የምለብሳቸው ልብሶች ስለሆኑ በብዛት ልብሴዎቼ በደንብ በስርዓት የተቀመጡ ናቸው ተታጥፈው ታጥበው ተተኩሰው የተቀመጡ ልብሶችን ነው። የምጠቀመው

አዎ ወደ ስራ በሰአቱ ነው የምደርሰው ማርፈድ አልወድም አፍጄም አላውቅም። ሁሌም የምደርሰው በሰአቱ ነው በሰአቴ ነው በስራ ሰዓቴ ነው። ጠዋት አንድ ሰዓት ተኩል ነው የምገባው ሁሌም የምገባው። የስራ ሰዓት መንገድ አንድ ሰዓት ተኩል ነው እኔም በዛ ሰዓት ነው የምገባው። ማርፈድ ደስ አይለኝም ስራ ሰዓት ላይ በደንብ ነው የማከብረው።

ፀጉሬን በጣም ስለምወደው። በደንብ ነው የምንከባከበው። ፀጉሬን ሁሌም እንከባከባለሁ፤ ስንከባከበውም ሁሌም ማታ ማታ አበጥራለሁ፤ ቅባት እቀባለሁ፤ እታጠባለሁ፤ በየሳምንቱ ሁሌም ፀጉሬን እታጠባለሁ። ስታጠብም ሻምፖና የተለያዩ ሳሙናዎችን በደንብ ተጠቅሜ በደንብ እታጠባለሁ። ከዛም አልፎ አልፎ ስርየት እሰራለሁ። ግን ሁሌም ማታ ማታ አበጥራለሁ። እንደዛ እያደረኩ ፀጉሬን በጣም ስለምወደው እንከባከባለሁ። ፀጉሬን መንከባከብም በጣም ደስ የሚለኝ፣ ከሚያስደስተኝ ነገራቶች አንዱ እስ እንደዛ አብሬኝ መንከባከብ ነው።

ሽምባውን ፋሎት ማምሰል አውቃለሁ ብዙ ጊዜ ስጋ ምናመስለው በፋም ነው በፋም ነው ምናመስለው ስጋ እንደዛ ሲበስል በጣም ይጣፍታል። በተለይ ሩዝ ጋር አድርጎ ለመብላት። በጣም እንደዛ ሆኖ እንደዛ ቢበስል እንደ በፋም ቢበስል በጣም ነው ሚጣፍጠው። ሌሎችም አትክልት ስንሰራ በፋም ማብሰል በጣም እንዲጣፍጥ ያድርገዋል። አዎ በፋማ ማብሰል አቃለሁ

አዎ ማብሰል እችላለሁ፤ በተለይ ብዙ የምሰራቸው ምግቦችን አብስዬ ነው የምመገበው ለዛም ማብሰል በደንብ እችላለሁ። አብዛኛው እኛ የምንመገባቸውን ምግቦች በደንብ የበሰሉ ናቸው። አትክልትንም አብስዬ የምመገባቸው ምግብ አትክልቶች አሉ፤ ስጋም ስሰራ በደንብ አብሰዬ ነው። ሌሎች ምግቦችን በምሰራበት ሰዓት በደንብ ማብስዬ ነው የምመገበው ለዛም ማብሰል እችላለሁ።

አዎ የቤት እንስሳ አለኝ ድመት አለችኝ እሷም ድመት ናት የቤት እንስሳዬ በጣም የምወዳት እንስሳ ድመት ነች። ቤቴ በጣም ምታዝናናኝ ሁሌም እቤት ላይ ስትሆን ሳያት ደስ የምትለኝ። የቤት እንስሳ ድመት ናት። እሷንም በደንብ ነው እምንከባከባት። እቤቴ አለች አዎ የቤት እንስሳ አለኝ እሷም ድመት ናት

አዎ በእጄ መጻፍ እወዳለሁ በቀኝ እጄ ነው የምጽፈው ምጽፈውም በቀኝ እጄ ነው በጣም ነው ጽሁፌ የሚያምረው ለዛም በእጄ መጽሐፍ እወዳለሁ። ብዙ ጊዜ በእጄ ስጽፍም ጽሁፌ ስለሚያምር ደስ እያለኝ ነው የምጽፈው። ለዛም እጄ በቀኝ እጄ ነው የምጽፈው በጣም ደስ የሚል ቆንጆ ጽሁፍ ነው ያለኝ። በእጅ መጻፍ በጣም እወዳለሁ

አዎ የሞባይል ዳታ እጠቀማለሁ ብዙ ጊዜ ከቤት ስሆን ነው ዋይፋይ የምጠቀመው ከቤት በምወጣበት ሰዓት ዋይፋዩ ስለማይሰራልኝ የሞባይል ዳታዬን አጠቀማለው። የሞባይል ዳታ ያው ከስልኬ ከኢንተርኔት ከ ኢንተርኔት ምፈልገው መረጃ ውጪ ላይ ስሆን። ውጪ ሆኜ ዳታን ስለምጠቀም ምፈልገውን ነገር ለመጠቀም ብዙ ጊዜ የማበራው ዳታ የሞባይል ዳታ ነው። ቤት ስሆን ነው ዋይፋይ የምጠቀመው

አወ አስተያየት መቀበል እወዳለሁ። ብዙ ጊዜ አስተያየቶችን ስለምቀበል ድክመቴን አውቀዋለሁ ያን ድክመቴንም እናዳስተካክል ስለሚያግዘኝ። አስተያየቶችን መቀበል በጣም ያስደስተኛል ክፍተቴን ለማወቅ ስለሚጠቅመኝ። እኔም አስተያየቶችን ብዙ ጊዜ ከሰዎች እቀበላለሁ። እነሱን የሚሰጠኝን አስተያየትም ተቀብዬ እተገብረዋለሁ። ለዛም አስተያየት እቀበላለሁ መቀበል በጣም አወዳለሁ

አይስክሬም በጣም ነው ምወደው በተለይ ደግሞ በ ለመዝናናት ከልጆች ጋር በምውጣበት ሰዓት እነሱ ሲበሉ ከእነሱ ጋር አብሬ ነው ምበለው ቋይ ጣፋጭ ነገር እወዳለሁ። አይስክሬም በተለይ በምዝናናበት ሰዓት መዝናኛ በምሄድበት ሰዓት ልጆች ጋር አይስክሬም መብላት በጣም ያስደስተኛል። አይስክሬም በጣም እወዳለሁ

መስታወት ላይ ጠዋት ላይ ሁልጊዜም ከስራ ከመውጣቴ በፊት መስታወት ላይ ነው ራሴን የማየው። ከዛም ስመለስ አያለሁ በቀን ቢያንስ ሶስት ጊዜ መስታወት ላይ ራሴን አያለሁ። ምክንያቱም ያለሁበትን ሁኔታ ለማወቅ ፊቴን ለማየት መስታወት እጠቀማለሁ። ጠዋት ላይ ለአለባበሴም አለባበሴን ለማየት እጠቀማለሁ። ከስራ እንደመጣው የስራ ውሎዬ እንዴት እንደነበረ ለማየት ፊቴን አያለሁ። ምሽት ላይም ፀጉሬን ለማበጠር አያለሁ መስታወት እጠቀማለሁ። በቀን ሶስት ጊዜ መስታወት ላይ እራሴን አያለሁ።

ልዩ ችሎታዬ የመናገር ችሎታ ነው። ንግግር የማድረግ ችሎታ አለኝ። ምክንያቱም አልፈራም ብዙ ሰው በተሰበሰበበት ቦታ መናገር እችላለሁ ሀሳቤን በደንብ መግለጽ እችላለሁ። ልዩ ችሎታዬ የመናገር ችሎታ ነው። የትም ቦታ ሀሳቤን መግለጽ የምፈልገውን ነገር የመናገር ችሎታ አለኝ።

አዎ መዝገቦችን አስቀምጣለሁ ምክንያቱም መዝገቦች የራሳቸው የሆነ ጥቅም አላቸው። በተለይ ደግሞ እኔም የማስቀምጣቸው መዝገቦች መዝገ መረጃዎች ናቸው። ለዛም ብዙ መረጃዎች ስለሆኑ በደንብ አድርጌ እንዳይጠፉኝ በ በደንብ ነው የማስቀምጣቸው። መዝገቦቼን

ስራ ላይ በጀት ማስተ ስራ ላይ ሳይሆን ቤቴ ላይ በጀት አስተዳድራለሁ የወሩን በጀት የማስተዳድረው እኔ ራሴው ነኝ ምክንያቱም ሀላፊነቱ የቤቱ ሀላፊነት እኔ ላይ ስለሆነ። እኔ የቤቱን በጀት የማስተዳድረው ራሴ ስለሆንኩ በደንብ አስተዳድራለሁ በፕሮ በእቅድ ነው የማስተዳድረው። እናም በጀት ማስተዳደር እችላለሁ። ለዛም አስተዳድራለሁ

አዎ በእንጃ ጥንሳት ማብሰል አውቃለሁ። ብዙ ጊዜ እኛ ሀገር መብራት በጣም ስለሚያቸግረን በኤሌክትሪክ ወይም በመብራት ተጠቅመን ማብሰል አንችልም ለዛም በእንጨት ነው እሳትም የምናያይዘው የምናበስለው። ለዛም በእንጨት እሳት ነው ተጠቅመን ነው የምናበስለው። ለዛም ብዙ ጊዜ ምግብ የምናመስለው የእንጨት እሳትን ተጠቅመን ስለሆነ በዛም ማብሰን አውቃለሁ።

እኔ የምወደው በዓል ኢድ አልፈጥር ነው። ኢድ አልፈጥር ከዞሞ ከመ። ከበዓሉ በፊት ወር የሚሆን ጾም አለው። እናም ከዛም ተከትለው የሚመጣ ስለሆነ በጣም የምወደው በዓል የኢድአል ፈጥር በዓል ነው። በጣም ቤተሰብ ተሰብስቦ ዘመድ አዝማድ ተሰብስቦ የሚያከብረው በዓል ነው። ከእኛ በታች የሆኑ የሚረዳበት ሰዎችን በመርዳት የምናሳልፈው በዓል ነው። ለዛም ኢዳል ፈጥርን በዓል በጣም እወደዋለሁ

እጅ መጨበጥ አልወድም ምክንያቱም እጅ መጨበጥ እኔ እንደምከተለው ሃይማኖት ሚከለከል ነው ለዛም እጅ መጠብ መጨበጥ አልወድም። እጅ አልጨብጥም። እንዲሁ ዝም ብዬ ነው ሰዎችን ሰላምታ ማቀርበው በአፌ እንጂ እጅ በመጨበጥ አደለም ለዛም እጅ መጨበጥ አልወድም።

የቅጥር ሂደት ብዙም ደስ አይልም በተለይ አሁን ላይ ካለው ብዙ ሰው ተመርቆ ቁጭ ብሎ ነው ያለ። ከዛ አንፃር ስናየው ቅጥር አሁን ላይ ቅጥር የለም። ብዙ ሰው ተምሮ ቁጭ ብሎ ቤቱ ነው ያለው እኔ ግን በስራ ላይ ብሆንም ብዙ ጓደኞቼ ግን ያን እድል አላገኙም። በርግጥ ቅጥር ብዙም የሚመከር ተግባር አይደለም ሁሉም የራሱን ፈጠራ ፈጥሮ ወደ ራሱ የግል ስራ ነው መግባት ያለበት ብዬ አምናለሁ። እኔም ወደፊት የራሴ ሆነ ከቅጥር ወጥቼ የራሴን ነገር ከፍቼ የግል ስራዬን የምሰራበትን ነገር አመቻቻለሁ ብዬ አስባለሁ።

አንዲስ አመትን ለየት ባለ ለየት ባለ ዝግጅት ነው የማከብረው። ምክንያቱም አዲስ አመት በጣም ደስ የሚለን አመት ነው። ሁሌም ሰዎች አዲስ ልብስ ለብሰው የተለያዩ ዝግጅቶችን ቤታቸው ላይ አዘጋጅተው እርዶችን አርጀው ስጋዎች የተለያዩ ምግቦችን በተለያየ አይነት ባህል። ተዘጋጅቶ ሰዎች ሰብሰብ ብለን የምናከብረው በዓል አዲስ አመት ነው። እናም ደስ የሚለኝ ሲመጣ አዲስ አመት ሲመጣ ደስ ብሎኝ በጣም ማከብረው በዓል። አዲስ አመትን ነው።

አዎ በዱቄት መፍጨት እችላለሁ ምክንያቱም እኛ አብዛኛውን ኢትዮጵያ የምንመገባቸው ምግቦች ተፈጭተው የሚዘጋጁ ናቸው ለዛም አብዛኞቻችን መፍጨት እናውቃለን። ሁሉም በሚባል ደረጃ አብዛኛው ምግብ ተፈጭቶ ስለሆነ የሚዘጋጀው ሁላችንም መፍጨት እንችላለን አዎ እኔ መፍጨት እችላለሁ። የተፈጩ ምግቦች አሪፍ ናቸው ለመመገብ ይመቻሉ ለማዘጋጀትም ይመቻሉ እህል አብዛኛውን እህል በተለይ ተፈጭቶ ነው የምንመገባቸው የምናዘጋጃቸው

አዎ የቀን መቁጠሪያ እጠቀማለሁ ምክንያቱም የምሰራውን ስራ በፕሮግራም ለማድረግ በእቅድ ለመሄድ ወይ የመጀመሪያ የምትጠቀመው የቀን መቁጠሪያ ነው። የቀን መቁጠሪያዬ ሁሌም ከመኝታ ቤቴ የሚቀመጠው። እሱን እያየሁ ነው እያንዳንዱ የእለት የእለት ተግባሬን የምት የምሰራው ለዛም የእለት መቁጠሪያ መጠቀም በጣም ይጠቅማል እኔም ለእናንተ እመክራለሁ። ለሌሎች ሰዎችም እመክራለሁ እኔም እጠቀማለሁ

ማታ የምሰማውን ድምጽ ብዙም ድምጽ አይሰማም። ምሽት ላይ ሰጥታ ይበዛል ነገር ግን እንስሳቶች ውሻ ሲጮህ ማታ ማታ እሰማለሁኝ። የውሻ ድምጽ እኔ በጣም እፈራለሁ። ነገር ግን ብዙ ጊዜ ማታ ምንም አይነት ድምጽ አይሰማም ጸጥታ ነው ያለው። ምንም ድምጽ የለም ውሻ ሲጮህ ብቻ ነው የሚሰማው

የዛሬ የመጀመሪያው ምግብ የበላሁት መኮረኒ ነው መኮረኒ በጣም የምወደው ምግብ ነው። ቁርስ ላይ ነበረ የበላሁት እ ቁርስ ላይ መኮረኒ መመገብ በጣም እወዳለሁ። መኮረኒ መመገብ እ ሀይል ሰጪ ነው ብዙ ጠቀሜታ ስላለው እኔም ቁርስ ላይ አዘውትሬ እመገባለሁ። የዛሬ የመጀመሪያ ምግቤም መኮረኒ ነበር።

እኔ ሰንደል አልለብስም ምክንያቱም ሰንደል ልብስ አይመቸኝም በጣም ስለሚያጥብ ስለሚያጣብቀኝ የሰንደል ልብስ መልበስ ብዙም አያስደስተኝም። እናም አዘውትሪ እኔ እምለብሰው ሰፋ ያሉ ልብሶችን ነው እንጂ ሰንደል አይነት ልብሶችን አለብስም። እናም እኔ እምለብሰው ሰፋ ያለ ልብስ ነው። ሰንደል ልብስ አለብስም

እኔ የምመርጠው የሙቀት መጠን መካከለኛ የሆነ ነው። መካከለኛ የሙቀት መጠን ነው ምክንያቱም በጣም ሙቀት በጨመረ ቁጥር ምቾት አይሰጥም ለጤናዬም ተስማሚና አይደለም። ቅዝቃዜውም በዛው ልክ በጣም ቀዝቃዛ ከሆነ አየሩ አይመቸኝም ጤናዬንም አይመቸኝም። እና በዛ ምክንያት እኔ የምመርጠው የሙቀት መጠን መካከለኛ የሆነ የምቀት መጠን ነው።

አዎ ወደ ሱቅ ሄጄ ከመግዛቴ በፊት እጽፋለሁ ዝርዝር እጽፋለሁ ምክንያቱም የምገዛውን ነገር ልረሳም። ሌላም ነገር ልረሳም ስለምችል የሚያስፈልገኝን ነገር ከቤቴ ሳልወጣ። በዝርዝር ጽፌ ነው ወደ ሱቅ የሚሄደው።

እኔ ልደቴን በተለያየ አይነት ዝግጅት አከብራለሁ ከጓደኞቼ ጋር በመሆን የተለያየ ቦታዎች በመዝናኛዎች በመሄድ ወይም ደግሞ ቤቴ ላይ ሆኜ ቤተሰቦቼ ጋር ሆኜ ለየት ያለ ዝግጅት ኬክ በመቁረስ አከብራለሁ።

አዎ የስራ ልብስ እለብሳለሁ ወደ ስራ በምሄድበት ሰዓት የስራ ልብሴን ለብሼ ነው የምሄደው። ምክንያቱም የስራ ቦታ ላይ የራሱ የሆነ የስራ ልብስ አለ ከዛም ሄጄ የራሱን የሆነ ጋውን ነጭ ጋውን እኔ መምህር ነኝ እንደ መምህርነቴ ነጭ ጋውን አለ። ነጭ ጋውን ለብሼ ነው የስራ ልብሴን ለብሼ ነው የምሰራው። ያንን ካልለበስኩኝ ድርጅቱ ሊቀጣኝ እቀጣለሁኝ። ለዛም የስራ ልብሴን እለብሳለሁ።